የአካል ብቃት እንቅስቃሴ ሁሌም አደርጋለሁ። ለጤንነትም ለአካል ብቃትም የአካል እንቅስቃሴ ሁሌም አስፈላጊ ነው። እና የአካል እንቅስቃሴን ሁሌም ጠዋት ጠዋት አደርጋለሁ። በጣም ስለሚጠቅመኝ።

አዎ በአካባቢዬ ድልድይ አለ። ያን ድልድይ ጎርፍ በሚሆንበት አካባቢ ማሳለፊያ ይጠቅማል። የተለያዩ መኪኖችንም ማሳለፍ፣ ሰዎችም ማሳለፍ፣ በጣም አስፈላጊና ብዙ ጥቅም ያለው ድልድይ ነው። አዎ እና በአካባቢዬ ድልድይ አለ።

ወደ መናፈሻ በእረፍት ጊዜዬን እሄዳለሁ። ለምሳሌ በሳምንት አንዴ ወደ መናፈሻ ጎራ እላለሁ። በስራ የቆየውን አካሌን ዘና የማደርግበት ቀን ነውና። በሳምንት አንዴ ወደ መናፈሻ እሄዳለሁ።

መዘመር አወ እወዳለሁ። የራሴ የሆነ ሀይማኖትም ስላለኝ በማምንበት ሃይማኖት ልዩ ልዩ መዝሙሮች አሉ። እና እሱን መዝሙር መዘመር እወዳለሁ። ሁሌም ወደ ቤተ እምነት በመሄድ መዝሙሩን እሰማለሁ እዘምራለሁ።

አዎ የአመራር ሚና አለኝ። የአመራር ሚና ሲባል ከቤት ነው የሚጀምረው። በቤት ውስጥ ሀላፊነት። የሚሰማህ ከሆነ የአመራር ሚና ካለህ ያው የአመራር ሚና ከቤት ይጀምራል። በስራ ቦታ ላይም እንደዛው የአመራር ሚና አለኝ።

አዎ የዝናብ ውሃ እሰበስባለሁ። ለምሳሌ እኛ አካባቢ በብዛት የዝናብ ዝናብ የሚመጣበት በክረምት ላይ ነው። በክረምት ለልብስ ማጠቢያም ይሁን ለገላም ይሁን ዝናብ አሰባስባለሁ። ሰብስቤ እጠቀምበታለሁ።

አዎ የስራ ምግባርን አከብራለሁ። አንድ ስራ ሲሰራ የራሱ ህግና ደንብ አለው። እሱን ህግና ደንብ የስራ ምግባር ነው የሚባለው። እና የስራ ምግባርን ማክበር ለስራህ ውጤታማነት ትልቅ አስተዋጽኦ ስላለው። የስራ ምግባርን አከብራለሁ።